ኦኬ እሺ አመሰግናለሁ። ዶሮ አለህ የሚል ጥያቄው ዶሮ አለኝ አዎ። ዶሮ ማርባት የጀመርኩትኝ ከአምስት አመት በፊት አካባቢ ይሆናል። እና በመጀመሪያ በጀመርኩበት ወቅት በጣም ትንሽ እናቶችን ዶሮዎች ገዝቼ እንቁላል እያስጣልኩኝ ከዛም በኋላ እንቁላል ከጣሉ በኋላ እነሱን እንቁላሎቹን ካስፈለፈልኩ በኋላ እንደዛ እያልኩ ነበር የጀመርኩና። አሁን ነው እንደዚህ የእንቁላል እያስፈለፈልኩኝ ዶሮ እያረባሁኝ አሁን ወደ ሁለት ሺህ የሚጠጉ ዶሮዎች ደርሻለሁኝ። እንደዚሁም ደግሞ በየወሩ አሁን ለስጋ የማቀርባቸው ዶሮዎች ለተለያዩ ሆቴሎች አከፋፍላለሁኝ። እንዲሁም ደግሞ ለበዓላት በዓላት የተለያየ በዓላት በሚመጡበት ወቅት ገበያ ላይ ሀይለኛ ብዛት ያላቸው ዶሮዎችን እያቀረብኩኝ እሸጣለሁ ማለት ነው። እና ብዙ ዶሮ አለኝ አመሰግናለሁ።